የቴክኖሎጂ ችግር ሲያጋጠመኝ መጀመሪያ ቴክኖሎጂ ምን እንደሆነ በማወቅ እና በመረዳት የተለያዩ ጥናት እና መርምሮችን በማድረግ በመመራመር ከተለያዩ ካምፓኒዎች ጋር ወይም ከተለያዩ እውቀት ካለችው ሰዎች ጋር በመስራት የችግሩን አሳሳቢነት ወይም የችግሩን ሁኔታ በመለየት ለችግሩ መፍትሄ እና ውጤት በማምጣት ለውጤቱም የተረባረቡ ሰዎች አድናቆት በመስጠት የተሻለ ውጤት ለማምጣት እና ቴክኖሎጂውንም በማስተካከል የተሻለ መፍትሄ ማምጣት እንዳለብኝ ይሰማኛል

ዛሬ የመጀመሪያ ምግቤ ስጋ ነበር ስጋ የሆነበትም ምክንያት የራሱ ምክንያት አለው እሱ ምንድነው? ጾም እየገባ ስለነበረ ጾም ነገ ሰኞ ስለሚገባ ወይም ስለሚያዝ ስጋው የበላሁበት ምክንያት ዋና እሱ ነው። እና ስጋ ቁርስም ስጋ በልቻለሁ እራትም ስጋ በልቻለሁ ምሳ ሰዓትም ስጋ በልቻለሁ። ስጋ እወዳለሁ በጣም እና ስጋ ደግሞ የፍየል ስጋ ነበርና በጣም ነበር የሚጣፍጠውም በጥሩ ሁኔታ ነበር የተሰራው በጣም ይጣፍጥ ነበር። እና ከቤተሰብ ጋር አንድ ላይ መሆን ከቤተሰብ ጋር በመሰባሰብ ስጋውን ደስ ብሎን በልተን አመጣጥመን እና። የዛሬም ምግቤ ስጋ ነበር። እና ስጋ ነበር የበላሁት

አዎ መንዳት እችላለሁ በሚገባ መንዳት እችላለሁ መንዳት የምችልበት ምክንያት ምንድነው? መንጃ ፍቃድ አውጥቼ ነበርና ሙያው አለኝና እውቀቱም ስላለኝ በዛ እውቀት ምክንያት መንዳት እችላለሁኝ እንደውም በጓደኛዬ መኪና ነበር የተለማመድኩት። ከዛ በኋላ ለመጀመሪያ ጊዜ በሱ መኪና ተለማመጄ ከዛ በኋላ ለመድኩኝ መንዳት ጀመርኩኝ ብዙ ኪሎ ሜትሮችን በማቋረጥ። ከአምስት መቶ ከአንድ ሺህ ኪሎ ሜትር በላይ መንዳት እችላለሁ እና። የመንዳት ልምዱ አለኝ ምክንያቱም ያንን ምንድነው ያደረኩት ስለተማርኩኝ እና ስለጠናሁኝ ነው እና መንዳት እችላለሁ

በበጋ ወቅት ላደርግ የምችለው ነገር ቤተሰብ ልጠይቅ እችላለሁ ምክንያቱም እንደዛ የማደርገው ክረምት ከመግባቱ በፊት ወይም ክረምት ከመድረሱ በፊት በክረምት ያው ዝናብ፣ ስለሚዘንብ ጭቃ ስለሚሆን የተለያዩ ችግሮች ስለሚኖሩ በጣም ስለሚያስቸግር ብዙ ነገሩ ተፈጥሮ በራሱና በዛ ሰዓት ያው መሄድ አንችልም በክረምት እና በበጋ ምን አደርጋለሁ በተለያየ ሀገር ያሉ ቤተሰቦቼን በተለያየ ቦታ ያሉ ቤተሰቦቼን በመሄድ እጠይቃቸዋለሁኝ። አገኛቸዋለሁኝ፣ ሰላም እላቸዋለሁኝ ምክንያቱም በክረምት መጠየቅ አይቻልም ከቦታ ቦታ ለመሄድ ዝናብ ይጥላል ትልልቅ ጎርፎች አሉ። በቃ የተለያዩ አስቸጋሪ መንገዶች ይኖራሉ፣ የመኪና አደጋ የተለያዩ ነገሮችን ስለሚኖሩ ያንን ለማለፍ ሲባል በበጋ ሄጄ ጠይቂያቸው፣ አውርቻቸው፣ አጫዉቻቸው ተነጋግረን፣ አውርተን ከቤተሰብ ጋር ወደ ቤት እመልሳለሁ እና ምንድነው የማደርገው በበጋ ወቅት በቃ ይሄንን ነው የማደርገው ቤተሰብን እጠይቃለሁኝ። ከተለያየ ቦታ የተለያየ ሰፈር የተለያየ ሀገር ያሉ ቤተሰቦችን በመጠየቅ እነሱንም በማበርታታት፣ ከእነሱም ጋር ማብሬ በማሳለፍ የደስታቸውም ተካፋይ በመሆን አሳልፌ ወደነበርኩበት ቦታ እመለሳለሁ።

የስራው ቦታዬ በጣም ነው የሚያምረው የስራው ቦታዬ በጣም ነው ደስ የሚለው በጣም ነው የሚያምረው። የመጀመሪያ ስራ ቦታዬ እንደውም ባንክ ቤት ስለነበር ባንክ ውስጥ ነው ስለነበር የምሰራው በጣም ያምር ነበር ውስጡ በጣም ያምር ነበረ ኮምፒውተሮቹ በጣም ያምራሉ። አብሮኝ የሚሰሩት ሰዎች በጣም ያምራሉ ደስ ይላሉ ጨዋታቸው ሳቃቸው በጣም ነው ሚያምረው። በቃ በቃ ደስ ነው ሚለው እና ከምልህ በላይ በጣም ደስ ይል ነበረ። አሁን ላይም የስራ ቦታዬን በጣም ነው ሚያምረው ምክንያቱም አሁን ላይ ደግሞ የራሴን ስራ ስለምሰራ። የራሴ ቢሮ በጣም ያማረ ኮምፒውተር በተለያዩ ነገሮች በቃ ድምቅ ያለ ነገር በጣም የሚያምር ነገር ነው በጣም ያምራል። አስደሳች ነው ሰው ሁሉ የተለያየ ሰዎች ሁሉ አድናቆትን ይሰጣሉ እና። በጣም ያምራል ይላሉ በጣም ጥሩ ነው ይላሉ እና። በጣም የሚያምር ቦታ ላይ ነው ምሰራው የስራ ቦታዬ በጣም ያምራል። በጣም ደስ እሚል ነው በቃ ሳቢና ማራኪ ነው እና። ብዙ ሰዎች በቃ ሊኖራቸው ሚፈልጉት የስራ ቦታ ነው ያለኝ እና። ወደፊት ራሱ የተሻለ ገቢ ሳገኝ የተሻለ አቅም ሲኖረኝ። በገንዘብ አሁንም የተሻለ ለማድረግ በተሻለ መንገድ ለመስራት እየተዘጋጀሁ እገኛለሁ። አሁን ላይ ግን የሰራው ቦታዬ በጣም ነው የሚያምረው በጣም ነው ደስ የሚለው

የጫማዬ ቁጥር ያው እንደ ህፃንነቴ አይደለም ህፃን ሆኜ አስታውሳለሁ ሃያ አንድ ቁጥር እለብስ ነበረ፤ አስራ ስምንት ቁጥር እለብስ ነበረ፤ ሃያ ስምንት ቁጥር እለብስ ነበር፤ አሁን ግን ትልቅ ሆኛለሁ ሃያ አምስት አመቴ ነው። አድጌያለሁኝ አሁን አርባ አንድ ቁጥር፣ አርባ ሁለት ቁጥር ብዙ ጊዜ እንደዛ ነው የምገዛቸው ጫማዎች ቁጥራቸው እና። አሁን ላይ ያው ስላደኩኝ የጫማው ቁጥር በዛው ልክ ጨምረዋል እና አርባ አንድ አለም በሁለት ነው የምለብሰው።

አዎ አቧራ ችግር ይፈጥርብኛል እንዴት ብለህ ከጠየከኝ አቧራ ችግር የሚፈጥርብኝ ምክንያት አንዱ አይኔ ውስጥ ይገባል አይኔ ውስጥ ሲገባ ደግሞ አይኔን በጣም ነው የሚያቃጥለኝ በጣም ነው የሚለበልበኝ እና ብዙ ጊዜ አይኔ ውስጥ እየገባ ነው የሚያስቸግረኝ። አቧራ ምክንያቱም በጣም ንፋስ በሚይዘን ነፍስ ጊዜ በጣም ከባድ ንፋስ ከሆነ አይኔ ውስጥ ነው ቶሎ የሚገባው እና አቧራው ከዛ በኋላ ከገባ በኋላ ያቃጥለኛል በጣም ያቃጥለኛል በጣም ይለበልበኛል። አይኔ ያለቅሳል ከዛ በኋላ ማንበብ አልችልም ከዛ በኋላ መጻፍ አልችልም። ከዛ በኋላ ስራ መስራት አልችልም በጣም እቸገራለሁ ሰዓት ያለቅሳል። ከዛ በኋላ ህክምና ሄጄ ምናምን እንደገና። የተለያዩ መድኃኒቶች ምናምን ካገኘው በኋላ ነው አይኔ ጥሩ የሚሆነው። እና አቧራ በጣም ያስቸግረኛል በጣም ችግር ይፈጥርብኛል። ብዙ ጊዜ እንደውም ንፋስ ሲነፍስ እፈራለሁኝ እደነግጣለሁ። ምክንያቱም ይሄ እንዳይሆን ብዬ ስለምፈራ ይሄ እንዳይገጥመኝ ብዬ ስለምፈራ። በጣም እፈራለሁኝ በጣም እደነግጣለሁኝ። ከአቧራም ለማምለጥ ወይም ለመሸሸግ ሁልጊዜ ጥረት አደርጋለሁኝ። ራሴን አዘጋጃለሁኝ። ምክንያቱም ላይኔ ጥሩ ስላልሆነ ጉዳት ስላለው። ላይኔ ይጎዳል እና ማለት ነው ለዛ ነው።

የቤቴ የቤቴ ጣሪያ በጣም በሚያምር በኮርኒስ ነው የተሰራው በኮርኒስ ሆኖም አሁን ራሱ እያየሁት ነው በጣም በኮርኒስ ሆኖ በጣም ያምራል። ቀለም አለው ቀለም ተቀብቶዋል ዙሪያውም። በቅርጽ ነው የተሰራው በቅርጻ ቅርጽ በጌጣጌጥ ነው የተሰራው በጣም ነው የሚያምረው። ሲያውት በጣም ማራኪና ሳቢ ነውና በሳምንት ቀን ነው የተሰራው በኮርኒስ ተውቦ ነው። ቀለም ተቀብቶ በሚያምር ሁኔታ ነው የተሰራው እና በጣም ያምራል። በጣም ደስ ይላል

አዎ በጣም ጥራት ያለው ስራ ማቅረብ በጣም ነው የምወደው እችላለሁም ሲጀመርም እችላለሁም ጥራት ያለው ስራ ማቅረብ እንደዚህ የሆነው ምክንያት ምንድነው ከለምዴ አንፃር ነው? ብዙ የስራ ልምዶች አሉኝ ከቤተሰብ ጋር ስኖርኩ የስራ ልምድ አለኝ። ከዛ በኋላ ተቀጥሬ ከዩኒቨርሲቲ ከወጣሁ ከተመረኩ በኋላ ተቀጥሬ ስሰራም እንደዚሁ የራሴ የስራ ልምዶች አሉኝ በተለያየ መንገድ ያካበትኳቸው በተለያየ መንገድ ያገኘኋቸው የስራ ልምዶች ስላሉኝ የስራ እውቀቶች ክህሎቶች ስላሉኝ። እነዛ እንክሮቶይ ጥራት ባለው መንገድ ውጤቷ ባለው መንገድ ደስ በሚል መንገድ ለሰዎች አሳማኝ በሆነ መንገድ ውጤት በሚሰጥ መንገድ ማቅረብ ደስ ይለኛል። ምክንያቱም አንድ ስራ ይሰራል በጥራትና በብቃት መሰራት አለበት። በጥራትና በብቃት የተሰራ ስራ ደግሞ የተሻለ እንደውም የተሻለ ውጤት ያመጣል። የተሻለ ገቢ ያመጣል። የተሻለ ውጤት ያመጣል። ስለዚህ ጥራት ያለው ስራ ሁል ጊዜ ለመስራት ደከመኝ ሰለቸኝ ሳልል ሁል ሁልጊዜም ጠዋት ማታ ለስራ ያለኝ ፍቅር ያለኝ ቁርጠኝነት ያለኝ ተነሳሽነት። በጣም ደስ በሚል ሁኔታ ወይም ደስ በሚል ይዘት ውስጥ ነው የማሳልፈው። እና ጥራት ያለው ስራ ማቅረብ ሁል ጊዜ የምመኘው የምፈልገው ነገር ስለሆነ ሁል ጊዜም ለዚህ ዝግጁ ነኝ እና እየሰራውም እገኛለሁ።

አዎ ቃሌን እጠብቃለሁ ቃል መጠበቅ ከሁሉ ይበልጣል ሁሉም ነገር ከቃል ነው የሚጀምረው እና ለቃል ትልቅ ቦታ አለኝ ትልቅ ትርጉም አለኝ ሁሉም ሰው ቃሉን መጠበቅ አለበት። ምክንያቱም በቃሉ የተናገረውን ነገር በቃሉ ያለውን ነገር በቃሉ የሚፈጽመው መጀመሪያ ቃል ስለነበር ነው። ቃል ስላለ ነው። እና ቃል ትልቅ ትርጉም አለው ትልቅ ይዘት አለው። በኔ ቦታ እና ለቃል ትን በቃ ትልቅ ቦታ አለኝ። እና ስለዚህ ቃሌን እጠብቃለሁ። ቃሌን በአግባቡ ወጣሉ ቃሌን በአግባቡ ተግባራዊ ያደርጋሉ እና ቃልን እጠብቃለሁ። ብለህ ለጠይቅ ጥያቄ አዎ በሚገባ ቃሌን በአግባቡና በሰአት እንደዚሁም ትርጉም ባለው መንገድ ቃሌን ጠብቄ በቃሌ እገኛለሁ። ቃሌንም እጠብቃለሁ

አዎ ልብሶችን በስርዓት የተቀመጡ ናቸው። ልብሶችን መጀመሪያ አስተካክላለሁ አጥባለሁ ልብሶችን በስነ ስርዓት እንዲቀመጡ ነው የምፈልገው። ሁሌም ቢሆን ህፃን ጀምሬ እንደውም ልምዱ አለኝ። ሁል ጊዜ በቃ ልብሶቼን አስተካክራለሁ ልብሶቼን አጥፋለሁ አጥባለሁ ብዙ ጊዜ ማታ ማታ እንኳን ከስራ መጥቼ ሲደክመኝ ምንድነው የማደርገው? ልብሶቼን አጥፌ ልብሶቼን በሰነ ስርዓት ቁም ሳጥን አስቀምጬ በሰነ ስርዓት የሚሰቀሩትን ሰቀዬ የሚታጠፉትን አጥፌ የሚታቡትን ለብቻ አስቀምጬ በስነ ስርዓት አስተካክዬ ነው የማስቀምጠው። እና ለልብሶቼ ትልቅ ቦታ አለኝ። ምክንያቱም ልብሶችን መጠበቅ ስንለብሳቸው በጣም ነው የሚያምሩት በጣም ነው ደስ የሚሉ በጣም ነው። ሳቤና ማራኪ የሚሆኑት ካልጠበቅናቸው ግን በደንብ ካልተንከባከብናቸው በደንብ ካላጠፍናቸው በደንብ ትርጉም ሰጥተን ካላስቀመጥናቸው ጥሩ ቦታ ላይ ጥሩ አያያዝ ካለልን። አሁንም እኛን ነው በኋላ ላይ የሚጎዱት። ስለዚህ ምንድነው? ልብሶችን በስነ ስርዓት የተቀመጡ ናቸው በስነ ስርዓት የታጠፉ ናቸው በስነ ስርዓት የተተኮሱ ናቸው። በስነ ስርዓት ሁሌም ቢሆን እይዛቸዋል እንከባከባቸዋለሁ ትልቅ ክብር አለ ይለ። ልብሶችን እና በዛ ምን ገና ልብሶችን የምይዘው

አዎ ብዙ በዓላቶች አሉ። ከማስታውሳቸው በዓላቶች የመጀመሪያ እንቁጣጣሽ አለ። እንቁጣጣሽ ማለት? አዲስ አመት ማለት ነው። እና አዲስ አመትን በደንብ ነው የማስታውሰው። በስነ ስርዓት ነው የማስታውሰው። ምክንያቱም አዲስ አመት ሲጀመር የብዙ ነገሮች የሚጀምሩበት ብዙ እቅዶች የሚጀምሩበት የተለያዩ አናዲስ ነገሮች የሚኖሩበት የሚመጡበት ሁሉም ሰው የራሱን ህይወት የራሱን አላማ ቀርጾ የራሱን ግብ ቀርጾ የሚሄድበት የሚቀሳቀስበት ስለሆነ አንድ ሳምንትን በሚገባና በጥሩ ሁኔታ ነው የማስታውሰው። ከዛ በኋላ ደግሞ አሁን በቅርብ የማስታውሰው ገናን በጣም አስታውሳለሁ። ሁልጊዜ በቃ ትዝ ይለኛል። አስታውሳለሁ። እና ገናም እንደዚሁ የማስታውሰው በዓል ልዩ ከሆኑት በዓላቶች ልዩ ከሆኑ በዓሎች ሁል ጊዜም ቢሆንም ማስታውሰውና የማስበው በዓል ገና በዓል ነው። ገናንም አስታውሳለሁኝ፣ አዲስ አመትንም እንቁጣጣሽንም አስታውሳለሁኝ፣ ፋሲካንም አስታውሳለሁኝ፣ መስቀልንም፣ አስታውሳለሁኝ ብዙ በዓላቶች አሉ። ከእነዚህ በዓላቶች ግን አሁን የዘረዘርኩልህን በቃ ሁልጊዜም አስታውሳቸዋለሁ። ሁልጊዜም ትውስታዬ ናቸው። ሁልጊዜም በጣም በአእምሮዬ ውስጥ ይመላለሳሉ ምክንያቱም በአላቶቹ ልዩ ደስታ፣ ልዩ ይዘት፣ ልዩ ትርጉም፣ ልዩ ባህል ስላላቸው ሁልጊዜም ቢሆን አስታውሳቸዋለሁ።

በሚገባ ብስክሌት እንጋልባለን ብስክሌት ለምጃለሁ ብስክሌት የለመድኩት ገና ተማሪ እያለሁኝ ነው ገና ልጅ እያለሁኝ ነው። እና አሁን ብስክሌት መጋለብ እችላለሁ የተለያየ ቦታ መንቀሳቀስ እችላለሁ ብስክሌት ደስ ይለኛል። እንደ ስፖርት እንደ መዝናኛ ነው የምትጠቀምባቸው እና ብስክሌት ደግሞ አንዱ የስፖርት መዝናኛ ነው። እና ጥሩ ነው በቃ ከምንም በላይ ለአካል ብቃት እንቅስቃሴ ለጥንካሬ። በቃ ሰው ሁሉ መልመድ አለበት ራሱ ይሄን ነገር ብስክሌት መልመድ መንዳት አለበት። ምክንያቱም ብስክሌት ከቻልን ሞተርም ሊናዳ ይችላል የተለያዩ በቃ ተሽከርካሪዎችን ሊለምድ ይችላል። እና ብስክሌት አሁን መንዳት ደስ ይለኛል ብስክሌት እጋልባለሁኝ።

ወይ ኮፍያ ማድረግ በጣም አልወድም በጣም የማልወደው ነገር አንዱ ኮፍያ ማድረግ ነው ምክንያቱም የምመለጠው ሁሉ ነው የምመለጠው መሆን ሁሉ ነው የሚመስለኝ። እና ኮፍያ አላደርግም ብዙ ጊዜ ኮፍያ ከልጅነቴ ጀምሬ እስካሁን ዋሳ ድረስ ኮፍያ ድንቄ አላውቅም ፀጉር አለ ፀጉሬ በጣም ነው የሚያምነው ኮፍያ አላደርግም እከባከበዋለሁ እቆጣጠረዋለሁ እቀባዋለሁ በስነ ስርዓት ፀብ እኔም በአግባቡ ነው የሚይዘው። ከዛ ውጪ ግን ኮፍያ አላደርግም አንዳንድ ጓደኞቼ ኮፍያ የሚያደርጉ ጓደኞች አሉኝ አውቃለሁኝ። ግን እኔ ኮፊያ አላደርግም ኮፊያ ማድረግ ብዙም ደስታ አይሰጠኝም ወይም ብዙም አልለመድኩትም ልምድም ስላልሆነ ይመስለኛል። ኮፍያ ላደርግም ምናልባት ወደፊት እንደዚህ ካልለመድኩት አሁን ላይ ኮፍያ አድርግ

ከቤቴ ስራ ቦታ መተደጋጋሚ ይርቃል ሩቅ ነው ምንድን ነው የማደርገው በትራንስፖርት ነው በታክሲ ነው የምሄደው። ጠዋት በጠዋት እነሳለሁ አስራ አንድ ሰዓት ከጠዋቱ እነሳለሁኝ ከዛ በኋላ ታክሲ ጠብቄ ከዛ በኋላ ተሰልፌ ምናምን በሰአቱ ለመድረስ ቢያንስ ከሰላሳ ደቂቃ በላይ ይወስዳል። እና ሁለት ታክሲ ምናምን ነው የሚወስደው። እና በሰአቱ ለመገኘት ግን እኔ ቀድሜ ከእንቅልፌ በመነሳት በሰአቱ እደርሳለሁ። በሰአቱ ስራዬን እጀምራለሁኝ መግባት ባልብኝ ሰዓት መጀመሪያ ባለብኝ ሰዓት ስራዬን እጀምራለሁ። እና ከቤቴ ስራ ቦታ ይርቃል ከሠላሳ ደቂቃ በላይ ይወስዳል ቢያንስ

የስራ ቦታዬ የደህንነት በጣም አስተማማኝ በጣም ሰላም በጣም መልካም ነገር የሰፈነበት ፍቅር የሰፈነበት ሰላም የሰፈነበት ምንም ነገር የሌለበት በቃ መጣም መልካም እና ጥሩ የሆነ የስራ ቦታ ነው። ይሄ አካባቢው ደስ የሚል ነው ሰላም ያለው ነው። ከምንም በሌ ሁሉም ሰው መጥቶ ሚስት ተናገርበት ሁሉም ሰው መጥቶ በፍቅር የሚገለገልበት በፍቅር የሚያወራበት በፍቅር የሚነጋገርበት በፍቅር የሚግባባበት የስራ ቦታ ነው። እና ደስ የሚል ነው። በቃ እያንዳንዱን ነገር በጣም ነው ደስ የሚል ነው። እና አሪፍ እና ጥሩ የሚባል የስራ ቦታ ደህንነት ያለው ነው። እና የስራ ቦታዬ

አዎ በስራ ላይ ችግሮች ሲያጋጥሙ ችግሮችን በመነጋገር በመወያየት መፍታት ያስደስተኛል። ከሰዎች ጋር በመነጋገር ጥፋተኛ ካለ ጥፋቱን በማረም በማስተካከል የተሻለ ስራ እንዲሰራ የተሻለ ውጤት ለማምጣት የተሻለ ነገር ለመፍጠር ሁልጊዜም ቢሆን በውይይት እና በመነጋገር በሀሳብ አምናለሁ። እና በስራ ላይ ችግሮች ትፈታለህ? ላልከኝ ጥያቄ አዎ በሚገባ ምክንያቱም። በስራ ቦታ ላይ ለሚፈጠሩ ችግሮች ማንኛውም ችግሮች ስራን ስለሚያስተጓጉሉ ለስራም ውጤት ስለማያመጡ። እነዛን ችግሮች መፍታት እና ለነዛ ችግሮች መፍትሄ ማምጣት ለእነዛ ችግሮች የተሻለ አማራጭ ማምጣት የተሻለ ኦፖርቹኒቲ የተሻለ መልካም ነገር ማምጣት ስለሚያስፈልግ። ለችግሮቹ ሁል ጊዜም ቢሆን ቀድሜ ችግሮችን መፍታት የችግሩ አሳሳቢነት በማየት በመገምገም። የተሻለ ውጤት ለማምጣት ሁል ጊዜ እዘጋጃለሁ ሁል ጊዜ አስባለሁ ሁልጊዜ እንቀሳቀሳለሁ ምክንያቱም። ችግር ካለ ችግሩ መፈታት አለበት ጅግሩ ከተፈታ በኋላ ነው። ስራን መስራት የሚቻለው ውጤት ማምጣት የሚቻለው የተሻለ ነገር ማግኘት የሚቻለው። ችግሩ ከተፈታ በኋላ ነው። ስለዚህ ለችግሩ የመጀመሪያ ምንድነው? መፍትሄው ችግሩስ መፈታት ያለበት በምን መንገድ ነው? የሚለውን ቀድሜ በመነጋገር ከሚመለከታቸው ሰዎች ጋር ችግሩን እፈታለሁ ማለት ነው።

ስለ ቤተሰቤ ልንገርህ ረጅም ታሪክ ነው ግን ልንገርህ በጣም ጥሩ ጥያቄ ነው የጠየከኝ። ምክንያቱም ቤተሰቦቼ ማለት ለኔ ሁሉ ነገሮች ናቸው የኔ መነሻዎቼ ናቸው የኔ ሁሉ ህይወቴ ናቸው። እና ቤተሰቦቼ አሁን ላይ ያው ብዙ ናቸው በየቦታው በየሀገሩ ነው የሚኖሩት እናትና አባት አሉኝ። እህቶች አሉኝ ወንድሞች አሉኝ ሁላችንም በተለያየ ሀገር እስከ ውጭ ሀገር ድረስ ነው የምንኖረው። የተለያየ ተለያየ ቦታ ላይ ነው የምንኖረው። እና እናትና አባቶቻችን በህፃናታችን አራት ነን ከቤተሰብ አራት ልጆች ነን። አራታችንን ማሳደጉን ከዛ በኋላ ደግሞ አራታችንን በተለያየ ሀገር ኖርን። ትምህርት ተማርን የተለያዩ ስራዎችን በመስራት እንተዳደራለን እንኖራለን። ብዙ የህይወት መንገዶች ብዙ የህይወት ገጠመኞች ብዙ አስቸጋሪ ፈተናዎች ብዙ መሰናክሎችን አልፍን እዚህ ተገኝተናል። ሁላችንም አሁን በዝተናል አሁን በጣም አድገናል። አሁን ትልልቅ ደረጃ ላይ ደርሰናል። አሁን ብዙ ነገር እየሰራን እያደረግን እንገኛለን። እና ቤተሰቦቼ ለቤተሰቦቼ ያለኝ ፍቅር በጣም ትልቅ ነው። እኛ ቤት ውስጥ ብዙ ወንድሞች አሉ ብዙ ቤተሰቦች አሉኝ። እና ለወንድሞቼም ለእህቶቼም ለቤተሰቦቼም ትልቅ ፍቅር አለኝ ትልቅ እንክብካቤ አለኝ እና እከብራቸዋለሁ እወዳቸዋለሁ ሁሌም ቢሆን።

ብዙ አትክልቶች ነው የምወደው ከምወዳቸው አትክልቶች በዋናኛነት አቦካዶ በጣም ነው የምወደው። ማንጎ በጣም ነው የምወደው ፓፓዬ በጣም ነው የምወደው መንደሬን በጣም ነው የምወደው። እና እነዚህ አሁን የዘረዘርኩልህ ከምወዳቸው አትክክልቶች መካከል ናቸው። ብዙ ናቸው የምወዳቸው ግን ከምወዳቸው መካከል ነው የዘረዘርኩልና በጣም ነው አትክልት የምወደው ምክንያቱም አትክልት ለጤና ጥሩ ስለሆነ አትክልት ለጤና በጣም ብርታት ስላለው ከምንም በላይ ጤና ስለሚደግፍ ለጤና ስለሚያግዝ የተለያዩ ጥቅሞች ስላሉት አትክልትን ሰው ማብዛት አለበት አትክልትን ሰው ማዛውተር አለበት ምክንያቱም አትክልት ብዙ የጤና ጥቅሞች አሉት ብዙ ብዙ በዶክተሮች በህክምናም ደረጃ ራሱ ይመከራል ብዙ ጊዜ አትክልት ሰው መብላት አለበት አትክልት መልመድ አለበት ይባላል እና እኔም ከዛ አንፃር ለአትክልት ያለ ቦታ በጣም ትልቅ ነው እና በየጊዜው እንደውም ገበያ ሲሄድ ወይም ስገዛ ለቤቴ አስቤዛ አንዳንድ ነገሮችን ስገዛ አትክልት ሳልገዛ አልገባም ምክንያቱም አትክልት መኖር አለበት ቤት ውስጥ ብዬ ስለማስብ በምገባችሁ ምግቦች ውስጥ አትክልት መኖር አለበት አትክልት መመገብ አለብኝ ምክንያቱም ለጤና ጥሩ ስለሆነ ለጤና ስለሚጠቅም

አዎ። በሚገባ ይቅርታ መጠየቅ ቀላል ነው። ለኔ እንዴት ነው መሰለህ ይቅርታ መጠየቅ ቀላል የሆነበት ምክንያት ምንድነው? ሰው ይቅርታን መልመድ አለበት ይቅርታ መጠየቅ አለበት ይቅርታ ያስፈልጋል ፍቅር ማስቀደም አለበት። አንድ ሰው ሌላውን ይቅርታ ሲጠይቅ ልክ ፍቅር እያደገ ፍቅር ከፍ እያለ ፍቅር ጥሩ እየሆነ ይመጣል። አብሮ መኖር አብሮ መተሳሰብ አብሮ ማደግ አብሮ መስራት አብሮ ብዙ ነገር ማድረግ ይቻላል። ምክንያቱም ይቅርታ በቃ ዋና ነገር ስለሆነ ይቅርታ መጠየቅ ቀላል ነው በጣም ቀላል ነው። ምክንያቱም ቀላል የሚሆነው ምንድነው? አይምሮአችን ውስጥ አስተሳሰባችን ውስጥ ካስቀመጥነው እንደየአስተሳሰባችን ነው ሁሉም ነገር የሚወሰነው የሰው ልጅ እኮ የሚለካው በአስተሳሰቡ ነው። በአስተሳሰባችን ከተለካን በአስተሳሰባችን ጥሩ ከሆንን ይቅርታ መጠየቅ ይቀላል ነገር ነው። ሁሉም ሰው ለይቅርታ አቅርብ መሆን አለበት ሁሉም ሰው የይቅርታ ራሱን ማዘጋጀት አለበት። ሁሉም ሰው የይቅርታ ልብ ሊኖረው ይገባል። ሁሉም ሰው በቃ ይቅርታን መቀበል አለበት። የተጣሉ ሰዎች በይቅርታ መታረቅ አለባቸው። እና ይቅርታ መጠየቅ ቀላል ነገር ነው። ይቅርታ መጠየቅ ሰው ሊለምደው ይገባል ሁል ጊዜ ሰው ሊያዘወትረው ይገባል። ምክንያቱም ለህይወት ስለሚጠቅም። በፍቅር ስለሚያኖር በፍቅር ስለሚያግባባ ፍቅር ስለሚያስታርቅ አስፈላጊ ነገር ነው

አዎ ቅመማ ቅመመ የበዛበት ምግብ በጣም ነው የምወደው በጣም ነው የሚጣፍጠኝ በጣም ነው ሁልጊዜም ቢሆን እንዲኖረው የምፈልገው መግቦ ላይ ቅማማ ቅማሚ ምክንያቱም ቅማማ ቅማሚ ለጤና የተለያየ ጥቅም ስላላቸው ለጤና ብዙ የሚሰጡት ጥቅም ስላላቸው ቅመማ ቅመም በሚሰሩት ምግቦቶች ላይ እንዲጨመር እፈልጋለሁ። እንዲኖር እፈልጋለሁ ምክንያቱም በቅማማ ቅማም ውስጥ የተለያዩ ፕሮቲኖች በተለያዩ ምግቦች የተለያዩ ለጤና የሚጠቅሙ የተለያዩ አገልግሎት የሚሰጡ ነገሮች ስላሉት ከማግን እንዲኖር እፈልጋለሁ።

ለስፖርት ትልቅ ቦታ አለኝ ስፖርት በጣም መስራት እወዳለሁ ሁልጊዜም ቢሆን በቃ ስፖርት ብሰራ ሁልጊዜም ቢሆን ስፖርት ቤት ቢኖረኝ ሁልጊዜም ቢሆን የስፖርት አካዳሚ ቢኖረኝ ሁልጊዜ የምመኘው ነገር ነው ወደፊት አደርገዋለሁ ብዬ አስባለሁ። ምክንያቱም ለስፖርት ትልቅ ቦታ አለኝ ምክንያቱም ሰዎች ስፖርት መስራት አለባቸው ስፖርት ለጤና መሰረት ነው ለጤና ያስፈልጋል። በቃ መንቀሳቀስ አለባችሁ የአካል ብቃት ያስፈልጋል ለጤና ብዙ ጥቅሞች አሉት። እና ስፖርት በጣም ነው የምወደው። የምወደው ስፖርት ደግሞ የተለያየ ስፖርት እወዳለሁ ለምሳሌ ሩጫ እወዳለሁ ፑሻፕ እሰራለሁ ሴት አፕ እሰራለሁ ገመድ እዘላለው የተለያዩ ስፖርቶችን ነው የምሰራው። ወደፊት እንደውም የራሴ ስፖርት ቤት ኖሮኝ የተለያዩ ወጣቶችን አብሬ እያሰራሁኝ አብሬ እየሰራሁኝ። የተለያዩ ውጤቶችን ለማምጣት በአካል ብቃት የተሻለ ለማድረግ ከማህበረሰቡ ጋር ከሰው ጋር በመስራት። የተሻለ ውጤት ለማምጣት በእቅድና በፕሮግራም በአላማ ነድፌ። እየተንቀሳቀሱ እገኛለሁ ብዬ ቅን እያጠርኩ እገኛለሁ። ምክንያቱም ስፖርት በጣም ነው የምወደው። እያንዳንዱ ሰዓት እያንዳንዱ ገና ስፖርት ሳልሰራ ከቤት ያልወጣም ስፖርት ይሰራሉ ስፖርት አዘወትራለሁ። ስፖርት ያለ ይቅር ልዩና ሁልጊዜም ቢሆን የማይቋረጥ ነው።

የምሳ እረፍቴ ምን ያህል ጊዜ ነው? ላልከው ጥያቄ የምሳ እረፍቴ ምንድነው ሰላሳ ደቂቃ ሊሆን ይችላል፣ አንድ ሰዓት ሊሆን ይችላል፣ አንድ ሰዓት ተኩል ሊሆን ይችላል ግን ብዙ ጊዜ ለስራ ካለኝ የጉጉት የተነሳ ለስራ ካለኝ ቦታ የተነሳ፣ ለስራ ካለኝ ፍቅር የተነሳ፣ ቀድሜ ነው ቶሎ ወደ ስራ የምገባው ለምሳሌ ሰላሳ ደቂቃ ምግብ ከበለው ወይም አንድ ሰዓት ከቆየሁ ቶሎ ብዬ ወደ ስራ ገብቼ መስራት ያለብኝን ነገር ማድረግ ያለብኝን ነገር አደርጋለሁ፣ አከናዉናለሁ ብዙ ጊዜ እንደዛ ነው የማደርገው ቀድሞ ወደ ስራ መገኘት ቀድሞ ስራ መስራት በጣም የሚያስደስተኝ ነገር ስለሆነ ማለት ነው።

የዝናብ ውሃ በጣም ሚያስደስተኝ ነው በጣም ከምልህ በላይ በጣም ነው የሚያስደስተኝ። የዝናብ ዉሃ ዝናብ ዉሃ ሲኖር ዝናብ ሲኖር ውጪ ላይ ወጥቼ በጣም ሲመታኝ ዝናቡ ከዛ ውሃ በውሃ ስሆን አርጥብ ስሆን ምናምን ደስ ይለኛል። ህፃን ሆኜ አሁንም በርግጥ በጣም ነው የምወደው። እና የዝናብ ውሃ ደግሞ እሰበስባለሁኝ እቀዳለሁኝ አጠራቅማለሁኝ የተለያየ ነገር ስለሚሆን ለልብስ ሊሆን ይችላል። ለተለያየ አገልግሎት ስለምንጠቀምበት አንዳንድ ጊዜ የውሃ ጥረት ሲያጋጥም። ያ ነገር ስለሚጠቅመን ብዙ ጊዜ የዝናብ ዉሃ እሰበስባለሁኝ። ዝናብም ሲይዘንብ አንዳንዴ ውጪ ላይ ምናምን ከሆንኩ ዝናቡ ምናምን ሲመታኝ ምናምን ደስ ይለኛል። የሆነ በቃ አለ አይደል ሚሰማኝ የደስታ ስሜት አለ ምክንያቱም ተፈጥሮ ነው። የፈጣሪ እንትን ስለሆነ በጣም ዝናብ በቃ ከሚያስደስቱኝ ነገር ከተፈጥሮ ነገሮች አንዱ ዝናብ ያስደሰተኛል። እና ዝናብ ሲዘንብ ውሃ እሰበስባለሁኝ። ውሃ እቀዳለሁኝ ብዙ ጊዜ የዚህ ልምድ አለኝ።

አዎ ሰዎችን በአይን እመለከታለሁኝ መቼ መቼ ከሰዎች ጋር ሳወራ ሊሆን ይችላል ስብሰባ ቦታ ሊሆን ይችላል በተለያዩ ስራ አጋጣሚዎች ያወቅኳቸው ሰዎች ሊኖሩ ይችላሉ ከሰው ጋር በታክሲ ሲሄድ ሊሆን ይችላል ምክንያቱም እንደዛ የማደርገው ምንድነው? ከሰዎች ጋር በመነጋገር ሳይ ጊዜ ሰዎችን ማዳመጥ ስላለብኝ ሰዎችን መረዳት ስላለብኝ ሰዎችን ሀሳብ በደንብ ማዳመጥ ስላለብኝ ሀሳባቸውን መረዳት ስላለብኝ ብዙ ጊዜ ሰዎችን በአይኔ እመለከታለሁ በአይኔ አያለሁ በአይኔ ሳይ ምንድነው በደንብ እነሱ ጋር ትኩረት እንደሰጠው ስለሚሰማቸው ሀሳባቸውን የሚሰማቸውን ነገር በግልጽ እና ግልጽ በሆነ መንገድ ስለሚያስረዱኝ። የሰዎችን አይን እመለከታለሁ።

አዎ ሽቶ እጠቀማለሁ ሽቶ በጣም ነው የምጠቀመው ሽቶ በጣም ነው ምወደው ቤቴ ውስጥ የተለያዩ ሽቶዎች ናቸው ያሉኝ ብዙ ሽቶዎች አሉኝ እና ሽቶ በጣም እወዳለሁ። ልብሴ ላይ ሲኖር ሽቶ በቃ ሲሸተኝ ምናምን የሚሰማኝ ሰላም የሚሰማኝ ስሜት በጣም ልዩ ነው ልዩ ደስታ ነው። እና በቃ ያነቃቃኛል ውስጤም ምናምን ሰላም ነው የሚያገኘው ውስጤም ምናምን ደስ ይለኛል። እና ሽቶ እጠቀማለሁ በየቀኑ በየእለቱ ሽቶ እጠቀማለሁ በየጊዜውም ሽቶ እገዛለሁ። ቤቴ ውስጥ ብዙ ሽቶዎች ብዙ አይነ ሽቶዎች አሉኝ። እና ሽቶ እጠቀማለሁ ሽቶም ብዙ ጊዜ በቃ እወዳለሁኝ አዘወትራለሁኝ ለሽቶ ያለኝ ቦታ ትልቅ ነው። በቃ ሽቶ በጣም ነው የምወደው

ዛሬ የአየር ሁኔታው በአብዛኛው በጣም ፀሀያማ ነበረ ከዛ ደግሞ ከሰአት በኋላ ወደ ማታ አካባቢ ነፋሳማ ነበረ። ንፋስ ነበረ በተወሰነ መንገድ ንፋስ ነበረ ግን ፀሀያማ ነበረ ፀሀዩ በጣም ያስቸግር ነበር። ፀሀው በጣም ከመጠን በላይ ከፍ ያለ ነበር እንትኑ በቃ ሁኔታው የፀሀይ ሁኔታ ከባድ ነበር በጣም ያስቸግር ነበር ለመንቀሳቀስ። ከአንድ ቦታ ወደ አንድ ቦታ ለመሄድ ለመሯሯጥ ወይም ስራ ለመስራት በጣም የሚከብድ አየር ነበር። ከሰአት በኋላ ግን የነበረው አየር ንብረት ተቀይሮ ነበረ በተወሰነ መንገድ። የተወሰነ መቀዛቀዘ ነገር የተወሰነ ነፋሻማ ነገር ሆኖ ነበረ። ከጠዋት ግን የነበረው ሰዓት በጣም ሞቃታማ በጣም ግለት የበዛበት በጣም ሙቀት የበዛበት። ብዙ ሰዎች በጣም የከበዳቸውን እንደነበር ምናምን አይቻለሁ ወይ? መቆጣጠር ያንን ሙቀቱን በቃ መቻል አቅቷቸው በጣም የተቸገሩ ነበር። እና ብዙ ሰዎች በዛ መንገድ እያሳለፉ ነበር። ስለዚህ ከሰአት በኋላ ግን አየሩ ተቀይሮ ጥሩ ነበረ። ቀን አካባቢ ግን በጣም ፀሀይማ ነበር ፀሀዩ ደግሞ በጣም አስቸጋሪ ፀሀይ ነበርና። በዛ መንገድ ነበር የቆየሁትና ጥሩ ጊዜ ነበረኝ ለማንኛውም።

ከልብሶች በጣም የምወደው እንደዚህ በጥጥ የበዛባቸው ልብሶች ኮተን የበዛባቸው ልብሶች በጣም ነው የምወደው በጣም እነሱን ስለብስ በቃ በጣም ደስ ይለኛል። በቃ ከምልህ በላይ በጣም ነው የምወደው ልብስ ምርጫ ጎበዝ ነኝ። ቆንጆ ቆንጆ ልብሶችን ነው የምገዛው እንደዚህ የሚሞቁ ልብሶችን በጣም የሚያማምሩ ልብሶችን በከለር በስነ ስርዓት መርጬ። በስነ ስርዓት ነው የምለብሰው በስነ ስርዓት በቃ አይደል የተለያዩ የሀገር ምርቶችን ልብስ ነው የምለብሰው ግን። መርጬ ነው የምገዛው ጥሩ ልብስ ነው የምገዛው የተሻለ ልብስ ነው የምገዛው ከዛ በኋላ በፍቅር። ደስ ብሎኝ ተመችቶኝ ወድጃቸው ልብሶቼን ሳጥፋቸው ስለብሳቸው ሁልጊዜም ቢሆን ውጪ ላይ ሳያችሁ ራሱ ደስ ብሎኝ በጣም በደስታ ነው የምለብሳችሁ በፍቅር ነው የምለብሳችሁ። ለልብስ ትልቅ ቦታ አለኝ። ልብስም ስገዛ መርጬና ጥሩ ልብስ ገዝቼ ያን ጥሩ ልብስ ደግሞ ባአግባቡና ደስ በሚል ሁኔታ ነው የምጠቀምበት

አዎ በሚገባ እችልበታለው ለምሳሌ ማብራት ሲበላሽ አስተካክላለሁ ቤት ውስጥ የተለያዩ ነገሮች ሲበላሽ አስተካክላለሁ በሩ ሲባላሽ በሩን በስነ ስርዓት እገጣጥማለሁ የተለያዩ ነገሮችን በተባለሽው ሰዓት አስተካክላቸዋለሁኝ በደንብ ወደነበሩበት እመልሳችኋለሁኝ። የተበላሽ ነገር ለማስተካከል ሁልጊዜም ዝግጁ ነኝ። ምክንያቱም መማር እፈልጋለሁ መማር በቃ እወዳለሁ። ከምንም በላይ የማላውቀውን ነገር ለመማር የማንችለውን ነገር ለመቻል ሁል ጊዜ በየቀኑ በየሰአቱ ጥረት አደርጋለሁ። እና ሁል ጊዜም ቢሆን አስተካክላለሁ የተበላሹ ነገሮችን የተበላሸ ነገር ካለ እኔ ማስተካከል አለብኝ ብዬ ወስኜ በውሳኔ መሰረት። የተበላሸውን ነገር በማስተካከል ወደነበረበት በመመለስ ለምሳሌ ቤት ውስጥ አሁን ብዙ ጊዜ የሚባላሽው ስቶቭ ነው። እኛ ቤት ስቶቭ ሲበለሽ በስነ ስርዓት የማብሰያውም በስነ ስራት ገጣጥሜ በስነ ስራት ፈትቼ ብሎኖችን አስተካክዬ ወደነበረበት በመመለስ ወደ ስራ እንዲመለስና ወደ ስራ ላይ እንዲውል አደርጋለሁኝ። ብዙ ጊዜ የዛ ልምድ አለኝ እና። ከዚህ ብቻ አይደለም ሌሎችንም እንደዚሁ እሰራለሁኝ። ሌሎች የተበላሹ ነገሮችንም ካገኘሁ እገጣጥማለሁኝ አስተካክላለሁኝ። እና ልምዱ ላይ በጣም

አዎ በሚገባው አዎንታዊ አስተታሰብ ተቀብዬ አውቃለሁ ከአዎንት አስተሳስብ በቃ በሁልጊዜም የሚመች ነገር ነው አውንቷ አስተሳስብ አልቷ አስተሳስብ የተሻለ ነው። አሉታዊ የሆነ አስተሳሰቦችን በመተው በማራቅ አዎንታዊ አስተሳሰቦችን ማብዛት አለብን። ሁሉም ሰው ለአዎንታዊ አስተሳሰብ በራሱን ማዘጋጀት አለበት ልቡን ውስጡን ክፍት ማድረግ አለበት አይምሮውን ክፍት ማድረግ አለበት። ምክንያቱም አወንታዊ አስተሳሰብ ብዙ ትርጉም አላቸው ብዙ በቃ የሚሰጡን ብዙ ጥቅም አለው አወንታዊ አስተሳሰብ ሲኖረን። ከሰዎች መግባባት እንችላለን ከሰዎች ጋር መፋቀር እንችላለን ከሰዎች ጋር መዋለድ እንችላለን። ጥሩ ጥሩ ውጤቶች መልካም ውጤቶችን ልናገኝ ልናመጣ እንችላለን በስራችንም እንቀየራለን በአላማችንም እንጸናለን አላማችንም ይስተካከላል። ሁሉም ሰው መልካም አስተሳሰብ ሊቀበል ይገባል ሁሉም ሰው። በቃ አወንታዊ አስተሳሰብ ሊኖረህ ይገባል እና እኔም ሁል ጊዜ አወንታዊ አስተሳሰብን አውቃለሁ አወንታዊ አስተያየትን ተቀብዬ። ሁልጊዜም ቢሆን በአወንታዊ አስተሳሰብ መሄድ እፈልጋለሁ ሁሉም ሰው። አወንታዊ አስተሳሰብ ላይ መኖር አለበት መቆም አለበት። አወንታዊ አስተሳሰብ ሰዎች ሲሰጡኝ ደስ ነው የሚለኝ አወንታዊ አስተሳሰብ ስገኝ በጣም ነው ደስ የሚለኝ ውስጤ በጣም ነው። በቃ የሚያምንበት እና አወንታዊ አስተሳሰብ ተቀብሎ መኖር ያስፈልጋል።

ዝናብ ሲዘንብ ምን ታደርጋለህ ብለህ ጥያቄ ምንድነው? የማደርገው ጥላ ይይዛለሁ ጥላ ከያዝኩኝ ዝናውን ማሳለፍ እችላለሁ ጥላ ካልያዝኩኝ ግን። የተለያዩ መጥለያ ቦታዎች ላይ ወይም የተለያዩ ዝናብን ማሳለፍባቸው ቦታዎች ላይ ቤቶች ሊሆን ይችላል የተለያየ ቦታዎች ሊሆን ይችላል እዛ በማሳለፍ። ዝናቡ እስኪያለፍ ድረስ ወይም ዝናቡ እስኪያቆም ድረስ እጠብቅና ከዛ በኋላ ወደ ቤቴ በታክሲ ወይም በተለያየ አማራጭ እመልሳሉ። ምክንያቱም ዝናቡ ከዘነበ ልብሶችንም ስለሚያረጥበይ ፀጉሬም እርጥብ ስለሚሆን ሰውነቴም እርጥብ ስለሚሆን በጣም ስለሚቀዘቅዝ ስለሚበርደኝ ከባድም ስለሆነ ዝናው እስከሚያልፍ ድረስ እጠብቃለሁ። ወይ ብዙ ጊዜ

ጠዋት ላይ እንቁላል ልበላ እችላለሁ ከዛ ደግሞ እንጀራ ፍርፍር ልበላ እችላለሁ ከዛ የተለያዩ ምግቦች አሉ እምበላቸው ቴምር ልበላ እችላለሁ የተለያዩ ምግቦችን እበላለው እና በዋናነት ግን ብዙ ጊዜ እንቁላል እበላለሁ። እንጀራ ፍርፍር እበላለሁኝ ቂጣ ፍርፍር ካለ ቂጣ ፍርፍር እበላለሁኝ እንደው ቂጣ ፍርፍር በጣም ነው የምወደው። ወተት እገዛለሁኝ ወተት በጣም ደግሞ በቂጣ በጣም ነው የምወደው እና እነዚህን ምግቦች ጠዋት ላይ እበላለሁኝ

የስራ ጊዜ በጣም ነው ደስ የሚለው። የስራ ጊዜ ያው በአግባቡ በሰአቱ ነው የማሳልፈው እና የስራ ጊዜ በጣም ደስ የሚል ነገር ነው። የስራ ጊዜ በቃ ልዩ ትኩረት አለኝ፣ ልዩ ቦታ አለኝ፣ ልዩ ትርጉም አለኝ ለስራዬ እና ስራዬን በአግባቡና በአግባቡ ነው የማሳልፈው በአግባቡና በስነ ስርዓት ነው የምሰራውና የስራ ጊዜዬን ሁልጊዜም እወደዋለሁ፣ የስራ ጊዜን ሁል ጊዜ አከብረዋለሁ ምክንያቱም የስራ ጊዜዬን በአግባቡ በተጠቀምኩ ሰዓት ውጤቶች መልካም ነገሮች ይመጣሉ። ሁሉም ሰው በቃ ለስራው ያለው ቦታ ጊዜውን በአግባቡና መጠቀም ነው አንዱ እና ጊዜ ትልቅ መሰላል ስለሆነ ትልቅ ትርጉም ስላለው ጊዜን መጠቀም ያስፈልጋል። የስራ ጊዜዬንም እኔም በአግባቡ ነው የምጠቀመው እና የማየው በመልካምና አዎንታዊ በሆነ መንገድ ጥሩ በሆነ መንገድ ነው የምመለከተው ምክንያቱም ሰው የስራ ጊዜውን በጥሩ ሁኔታ ወይም በመልካም ሁኔታ ካየ ውጤቶችን ማምጣት ይችላል፣ መልካም ነገሮችን ማግኘት ይችላል፣ የተለያዩ ውጤቶችን ሊያገኝና ሊገነዘብ ይችላል እና ለጊዜው ሰው ትኩረት ማድረግ አለብን፣ ለጊዜው ሰው ትርጉም መስጠት አለብን፣ ለጊዜው ሰው መክፈል ያለበትን መስዋዕትና መክፈል አለበት ምክንያቱም በጊዜ የተከፈለ መስዋዕትነት ውጤቱ መልካሙና ጥሩ ስለሚሆን ማለት ነው።

አዎ በተደጋጋሚ የሞባይል ዳታ እጠቀማለሁ የሞባይልን ዳታ በብዙ ጊዜ ለብዙ ጊዜያት ለብዙ ዘመናት ለብዙ አመታት ተጠቅሜያለሁ ለብዙ አመታት ተጠቅሜያለሁ የሞባይል ዳታ ቢያንስ ከአስር አመት በላይ ተጠቅሜያለሁ። አሁን ላይ ግን ዋይፋይ ነው የምጠቀመው ግን አልፎ አልፎ አሁንም የሞባይል ዳታ እጠቀማለሁኝ እገዛለሁኝ ምክንያቱም ዋይፋይ በለሌ ሰዓት ግዴታ ስለሚያስፈልገኝ የሞባይል ዳታ በመግዛት በመሙላት እሱን እጠቀማለሁ እና ለተለያየ አገልግሎትም ስለምጠቀምበት ስለማውልበት። የሞባይል ዳታ በጣም ተደጋጋሚ እጠቀማለሁ እና በዚህ መንገድ ያው ብዙ ልምድ አለኝ። የሞባይል ዳታ በመጠቀም እገዛለሁኝ የተለያዩ በሳንቲም የምገዛቸው የሞባይል ዳታ ጥቅሎች አሉ። እነዛን ጥቅሎች አሉ እነዛን ጥቅሎች በመግዛት የምፈልገውን ነገር። ማንበብ ያለብኝን ነገር ካለ ማወቅ ያለብኝን ነገር ካለ በቃ እነዛን ነገሮች በቃ አነባለሁ አያለሁኝ የሞባይል ዳታን በመጠቀም። ስልኬን በአግባቡ ነው የምጠቀመው በዛ መንገድ ማለት ነው

አዎ በቤቴ ልዩ የሆኑ መቀመጫዎች አሉ። በጣም የምወዷቸው ልዩ የሆኑ ወንበሮች አሉ። በቃ በተለያየ መንገድ የተሰሩ በተለያየ ዲዛይን የተሰሩ በጥሩ ሁኔታ የተሰሩ በቃ በተለያየ ጥበብ የተሰሩ፤ ከእንጨት ተፈልፍለው የተሰሩ ወንበሮች፤ አሉ እና በጣም ነው የምጎዳቸው በጣም ነው የምንከባከባቸው። በቃ አለ አይደል ስቀመጥባቸው በጣም ደስ ይለኛል። በቃ ሳሳልፍ በቃ ተቀምጬ ሳሳልፍ በጣም ደስ ይለኛል። ሳያቸው በጣም ደስ ይለኛል። እና ልዩ ወንበሮች አሉ ልዩ መቀመጫዎች አሉ እና ከአሉኝ ነገሮች ውስጥ በቃ በጣም የምወዳቸው ናቸው እና በጥሩ ሁኔታ ነው የማያቸው በጥሩ አስተያየት ነው የማያቸው እና ገለገልባቸዋለሁ እጠቀምባቸዋለሁ ለተለያየላይ አገልግሎት ስለሚውሉ ማለት ነው

ግጭቶችን አስተካክላለሁ ከግጭት የሚገኝ ምንም ትርፍ ስለለ ግጭት ምንም የሚያመጣው ነገር የሚያመጣው ነገር ስለለ ለውጥ ስለሌለው ስለዚህ ግጭቶችን ሁልጊዜም ቢሆን አስተካክላለሁ። ሰዎች ሲጋጩ ሰዎች ሲጣሉ እነሱን በማስታረቅ እነሱን በይቅርታ በማምጣት አወንታዊ አስተሳሰብ እንዲኖራቸው ጥሩ አስተሳሰብ እንዲኖራቸው በማድረግ እንዲፋቀሩ እንዲዋደዱ በማድረግ ሁል ጊዜ ቀድሜ እነሳለሁኝ በዛ መንገድ። ምክንያቱም በግጭት ጦርነት ነው የሚፈጠረው በግጭት ሰዎች ከሰዎች ጋር የተለያዩ ችግሮች ነው የሚደርሱት የሚያደርሱባቸው እና። ከዛ አንፃር ግጭት ጥሩ አይደለም ግጭትን አልደግፍም ግጭትን አልመክርም። ስለዚህ ግጭት ሁል ጊዜ ሲኖር ምንድነው የማደርገው? በማስተካከል በማፋቀር በመዋደድ እንዲፈታ እንዲስተካከል ሁልጊዜም ቢሆን ጥረት አደርጋለሁ። ሁልጊዜም ቢሆን ግጭቶችን ለማስተካከል ቆርጬ እነሳለሁ። ሁልጊዜም ለግጭቶች መፍትሄ በማምጣት ለግጭት ሀሳቦች በመምጣት ለግጭቶች ጥሩ ሀሳቦች በማመንጨት ግጭቶችን ወደ መልካም ነገር እንዲቀየር ወይም ግጭቶች እንዲፈቱ መፍትሄን እንዲያገኙ አደርጋለሁ ሁልጊዜም ቢሆን። በዛ ጥረቴ ነው የምታወቀው። ወደፊትም በቃ የምሰራበት አንዱ ነገር ግጭት መፍታት ነው የሚሆነው።

በሚገባው በአንድ ጊዜ ብዙ ስራዎችን እሰራለሁ፤ በአንድ ጊዜ ብዙ ስራዎችን አከናውናለሁ፤ በአንድ ጊዜ የተለያየ ስራዎችን ጎን በጎን እሰራለሁኝ፤ እንደዛ አይነት ልምድ አለኝ አንድ ስራ እየሰራሁ በጎን ደግሞ ሌላ ስራ ጨርሳለሁ ሌላ ስራ እሰራለሁ ምክንያቱም ስራን ለማጠናቀቅ ሁል ጊዜ ደከመኝ ሰለቸኝ ሳልል ስለምሰራ የተለያዩ ስራዎችን መስራት አለብኝ ብዬም ስለማስብ ያን አይነት አስተሳሰብ ስላለኝ የተለያዩ ስራዎችን ነው የምሰራው ምክንያቱም አንድ ሰው አንድ ስራ ብቻ ሰርቶ አይደለም ሊኖር የሚችለው። የተለያዩ ማዮችን ማወቅ ማወቅ አለበት መረዳት አለበት ለስራ ሁልጊዜ ራሱ ዝግጁ ማድረግ አለበት። የተሻለ ስራ መስራት አለበት የተሻለ ማግኘት አለበት። የተሻለ ራሱን የተሻለ ማድረግ አለበት እውቀትን ማዳበር አለበት ብዙ ስራዎችን ሊያቅና ሊረዳ ይገባል። አንድን ስራ ብቻ ሳይሆን የተለያዩ ስራዎች ላይ እውቀት ሊኖረው ይገባል የተለያዩ ስራዎች ላይ በቃ። እውቀት ሊኖረው ይገባል መስራት አለብን መከናወን አለበት ምክንያቱም በዛ ሰዓት አይምሮ እየጠነከረ ውጤት እያመጣ ገቢውም የተሻሻለ የተሻለ ክብያ የተሻለ ኑሮ የተሻለ ህይወት ስለሚኖር። የተለያዩ ስራዎችን ጎን በጎን መስራት እንዳለበት ነው የማምነው። እኔም ስራዎችን ስሰራ ጎን በጎን የምሰራቸው የተለያዩ ስራዎች አሉ። የአንድ ስራ እየሰራው ሌላውን ስራ በጎን በመጨመር ያንን ደግሞ የተሻለው እንዴት በማምጣት? ብዙ ጊዜ እንደዛ አደርጋለሁኝ በዛ መንገድ አከናውናለሁ

አዎ አዳዲስ የስራ ግንኙነቶችን እንፈጥራለን ምክንያቱም የአዳዲስ የስራ ግንኙነቶች ለነገ ህይወቴ ለነገ የስራ ዘርፍ ወይም ለነገ ለምሰራው ስራ ለነገ ለእድገቴ በጣም ወሳኝ ስለሆኑ በጣም ትርጉም ስላላቸውም። አዳዲስ ግንኙነቶችን ሁል ጊዜ ለመፍጠር የተለያዩ ሰዎች ጋር ለመገናኘት አዳዲስ ሰዎችን ለማወቅ። በሙያም በልምድም የይበልጡኝ ወይም ትልቅ ልምድ ያላቸው ትልቅ ሙያ ያላቸው ሰዎች ጋር በመገናኘት ከእነሱ ጋር በማውራት ልምዶችን እቀስማለሁ ልምዶችን እወስዳለሁ ልምዶችን አዳብራለሁ የዳበርኩትንም ልምድ ወደተሻለ ነገር ለመቀየር። ወደተሻለ ነገር ለማንበት ሁል ጊዜ እጥራለሁ ሁል ጊዜ አከናውኗል ያን ነገር። ምክንያቱም ልምድ የሚገኘው ከሰዎች ጋር አረድስ ነገሮችን በማወቅ አረድስ ግንኙነቶችን መፍጠር ነው። እና አዳዲስ ግንኙነት መፍጠር ብዙ ትርጉም ነው ያለው እንድናውቅ ያደርጋል እንድንረዳ ያደርገናል እኛም አናውቀው ብዙ ነገር ሰዎች የሚያውቁ ስላለ። ከአንዱ አንዱ ሌላው ሰው ጋር ያለው ጋዜ ብዙ የሚጨበጥ ነገር ብዙም የሚቆረስ ነገር የሚዳስስ ነገር ሌላው ሰው ጋር ስላለ። ሁል ጊዜ ራሴን ግንኙነቴን ለማጠናከር ግንኙነቴን ከወትሮ ወይም ከትላንት የተሻለ ለማድረግ ጥራለሁ ጥራት አደርጋለሁ ወይ ከምንም በላይ ብዙ ጊዜ አዳዲስ የስራ ግንኙነቶችን እፈጥራለሁ።

በስራ ጊዜ እረፍት አደርጋለሁ እረፍት ማድረግ ባለብኝ ሰዓት እረፍት አደርጋለሁ ምክንያቱም ስራ እሚሰራው እረፍት አይምሮ እረፍት ማግኘት ስላለበት በስራ ጊዜ እረፍት አደርጋለሁ አንዳንዴ ጊዜ ስራ ሲበዛብኝ የስራ ጫና ሲበዛብኝ በጣም ስራ ሲደራረብብኝ በጣም ስራ ሲደጋገምብኝ ወይ ምንድነው እማደርገው እረፍት አደርጋለሁ አይምሮዬን አሳርፈዋለሁኝ የተወሰነ ጊዜ እረፍት እሰጠዋለሁ። ከዛ በኋላ ስራ ስሰራን እንደገና ጠንካራን እንደገና አዲስ ሆኖ በአዲስ ጉልበት በአዲስ ወኔ ተነስቶ ብዙ ስራዎችን ማከናወን ይችላል። ብዙ ነገሮችን መስራት ይችላል። እና ብዙ ጊዜ ላይሚሮዬ በዛ መንገድ ነው እማሰልጥነው በዛ መንገድ ነው እንዲሰራ። ሁል ጊዜ እምፈቅድለት ምክንያቱም እረፍት ማድረግ ባለብኝ ሰዓት እረፍት አደርጋለሁ። ስራ መስራት ባለብኝ ስራን እሰራለሁ በዛ ሰዓት። እምሰራውን ስራ እምፈልገውን ውጤት ማምጣት እና ማከናወን ስለምችል

በሚገባ ከደንበኞች ጋር እገኛለሁ ከደንበኞች ጋር የምገኝበት ምክንያት ስራዬም በዛ መንገድ ስላለ በዛ መንገድ የሚሰራ ስራ ስለሆነ የምሰራው ብዙ ጊዜ በደንበኞች አገልግሎት መኮንን ነው። ብዙ አመታትን ያሳለፍኩት እና እውቀቱ አለኝ ክሎቱ አለኝ አመለካከቱ አለኝ። ከስተመር ምን እንደሚፈልጉ ከስተመር ምን እንደሚያስፈልጋቸው አውቃለሁኝ። ከእነሱ ጋር ብዙ ጊዜ ይገናኛል ደንበኞቻችን ሁል ጊዜም ረክተው ሁል ጊዜም የተሻለ አገልግሎት አግኝተው ሁል ጊዜም የተሻለ ውጤት አግኝተው ሁል ጊዜም ደስ ብሏቸው ረክተው እንዲሄዱ እንዲስተናገሩ ስለምፈልግ የደንበኞች ትልቅ ትኩረት አለኝ። በቃ ትልቅ ትርጉም አለኝ። እና ደንበኞች ጋር በየቀኑ ነው በየቀኑ በየእለቱ በየሰአቱ ነው የምገናኘው ወደ ሁላችኋለሁ በስልክ በስልክ አወራችኋለሁ በአካል አወራችኋለሁ። ከእነሱ ጋር ያለው ግንኙነት በጣም ጠንካራ እና በጣም የጠበቀ እንደዚሁም ሁልጊዜ በየለቱ በየቀኑ ሁል ጊዜ የማያቋርጥ ግንኙነት ነው። ያለኝ ምክንያቱም ደንበኞችን ማርተካስት ስለሚያስፈልግ ለደንበኞች ያለኝ አመለካከት በቃ ጥሩ የሚባል ነገር ስለሆነ። ለደንበኞች ያለኝ ቦታ ጥሩ የሚባል ስለሆነ። ደንበኞችን በስነ ስርዓት ነው የማከናውነው ደንበኞችን በስነ ስርዓት ነው የማስተናግደው። ለደንበኞች ያለኝ ቦታ ትልቅ የሚባል ቦታ ነው።

እኔ በጣም የምወደው ምግብ ዶሮ ነው ዶሮ በጣም ነው የምወደው ዶሮ ሁልጊዜም በቃ የዶሮ ስጋ በጣም ነው የምወደው። በቃ ሁልጊዜም ብበላው ሁልጊዜም አልጠግበው ሁልጊዜም ቢሆን የዶሮ ስጋ በጣም ውስጤ ነው በቃ ላድርግ ውስጤ በጣም የምፈልገው ነገር ሁል ጊዜ የምብላት የምፈልገው ነገር የዶሮ ስጋ ነው። እና ዶሮ በጣም ነው የምወደው ቤት ውስጥ ራሱ ቤተሰብ በቃ ያውቃሉ ይሄንን ነገር ሁሌም ቢሆን ይሰሩልኛል ያዘጋጁልኛል። እና ዶሮ ነው በጣም የምወደው

ወደ ገበያ የምሄድበት ሰዓት በሳምንት ሁለት ቀን ይችላል በሳምንት ሶስት ቀን ሊሆን ይችላል በሳምንት አራት ቀን ሊሆን ይችላል። ይሄም የሚሆነው ምንድነው? ገበያ መሄድ ባስፈለገኝ ሰዓት የምገዛው ነገር ካለ ወይም የምገዛው ነገር አልቆ ከሆነ ካለቀብኝ ሄጄ ገበያ መዛት ያለብኝን ነገር ገዝቼ ማድረግ ያለብኝን ነገር በማድረግ ወደ ቤቴ እመልሳለሁኝ። በሳምንት ሁለት ቀን ሊሆን ይችላል በሳምንት ሶስት ቀን ሊሆን ይችላል አንዳንድ ጊዜም አራት ቀን ሊሆን ይችላል የሚሄድበት አጋጣሚ አለ። ምክንያቱም ቤት ውስጥ የሚገዛ ነገር ካለ ቤት ውስጥ የሚያስፈልግ ነገር ካለ ግዴታ ሄጄ መግዛት ስላለብኝ ግዴታ ሄጄ ያንን ነገር ማምጣት ስላለብኝ ግዴታ አስፈላጊ ስለሆነ እሄዳለሁኝ። ሄጄ መግዛት ያለብኝን ነገር ገዝቼ ማድረግ ያለብኝን ነገር አድርጌ ወደ ቤት እመልሳለሁ

ብዙ ሳሙናዎች አሉኝ ልብስ ሳሙና አራሱን የቻለ መገዛቸው ለልብስ ብዬ ለፀጉሬ ብዬ የምገዛቸው አሉኝ ገላዬን ስታጠብ የምታጠብበት ሳሙና የራሱን የቻለ አለ ቤት የምትጠጥበት ሳሙና የተለያየ ሳሙና አለኝ ብዙ ሳሙናዎች ናቸው ቤት ውስጥ ያሉኝ እና እንደ አስፈላጊነቱ መዋል ባልባቸው ተግባር ወይም በሚያስፈልግ ሰዓት በሚፈለገው መንገድ ተጠቀምባቸዋለሁ ለምሳሌ ፀጉሬን የምታጠብበት ሳሙና ያው ለፀጉሬ ይውላል ፀጉሬን ደግሞ የማልታጠብ ሳሙና ለሌላው መዋል ያለበት ቦታ ላይ ይውላል እና ሁሉም ሳሙናዎች የራሳቸው አገልግሎት አላቸው የራሳቸው ጥቅም አላቸው በዛ ጥቅም መሰረት ማድረግ ያለባቸውን ነገር ማከናወን ያለባቸውን ነገር አከናውናሉ ማለት ነው። ለምሳሌ የፀጉሬን ሳሙና ለገላዬ አልጠቀም ገላዬን አልታጠብበትም ወይም ፊቴን አልታጠበትም የፀጉሬን ሳሙና ፀጉሬን እታጠብበታለው በስነ ስርዓት አስቀምጣለሁ ፀጉሬን የምታጥብበት ባለብኝ ሰዓት ፀጉሬን እጠጥበታለሁኝ ከዛ ቦኋላ ገላዬን ደግሞ ስታጠብ የገላዬን ሳሙና በመውጣት ገላዬን በስነ ስርዓት አታጥባለሁኝ ሰውነቴን በስነ ስርዓት አታጥባለው ማለት ነው። ሁሉም እንደየአገልግሎታቸው ይውላሉ።

በቀን ለሁለት ሰዓት ነው የምጠቀመው አሁን ስራዬ ከስልክ ጋር የተገናኘ ስለሆነ የተያዘ ስለሆነ። አንዳንድ ጊዜ ስድስት ሰዓት በቀን ውስጥ ልጠቀም ይችላል ስልኬን አንዳንዴ ጊዜ ደግሞ ከስምንት ሰዓት ብላይ ልጠቀም እችላለሁ። ብዙ ሰዓት ደግሞ ከስድስት ሰዓት በላይ ልጠቀም እችላለሁ። ብዙ ጊዜ ያ ስልኬን እጠቀማለሁ እና በቀን ውስጥ ብዙ ሰዓት ነው ስልኬን የማሳልፍበት። ስልኬ ከስልኬም በላይ ኮምፒውተሬን በብዙ በብዙ ጊዜ ነው የምጠቀምበት። እና አንዳንድ ጊዜ ከስምንት ሰዓት በላይ ከስምንት ሰዓት በላይ የምጠቀምበት ጊዜ አለ። እና ጊዜ ያው በየቀኑ ሊለያይ ይችላል። አንድ ቀን የተጠቀምኩበት ጊዜ ሌላኛውን ቀን ላልጠቀም እችላለሁ። እና ክሁለት ሰዓት ነው ከስድስት ሰዓት ብለው እጠቀማለሁ ቢያንስ

ወደ ስራ ስሄድ የምለብሳቸው ልብሶች ስራውን ያማከለ ወይም ስራው የሚፈቅደው ልብስ ነው የምለብሰው ብዙ ጊዜ ሙያው የሚፈልገውን ልብስ ሙያው የሚወደውን ልብስ ሙያውን በማክበር ሙያውን በመውደድ ያን ልብስ ነው የምለብሰው። ከዛ ልብሶች አልለብስም ምክንያቱም በዛ ሙያ ውስጥ። ሳልፍ ሙያ የምፈልገውን ነገር ማድረግ ነው የምፈልገው፤ ሙያው የሚያዘውን ነገር ማድረግ ነው የምፈልገው፤ ሙያው ምን ይፈልጋል ከእኔ ምን ይጠብቃል? የሚለውን ስለማስብ። ብዙ ጊዜ ሙያዬን የምፈልገውን ልብስ ሙያዬን የምፈልገውን አለባበስ ነው የምለብሰው እና በዛ መንገድ ነው አለባበስ የሚሆነው

የምተኛው ያው በደከመኝ ሰዓት ነው የምተኛው። ማታ ላይ ግን ሶስት ሰዓት ላይ ብዙ ጊዜ እተኛለሁኝ። እኛ አንዳንድ ጊዜ ግን የማመሽበት አጋጣሚ አለ። ምክንያቱም ስራዎች ያላለቁ ስራዎች ካሉኝ መስራት ያለብኝ ስራ ካለ፣ ስራን ካል ሳልጨርስም አልተኛም ብዙ ጊዜ ልምዱን ስላለኝ ብዙ ጊዜ ስራዎችን ጨርሼ ስራዎችን ሰርቼ ስራዎችን ከሰራሁ ከጨረስኩ በኋላ ነው የምተኛው። ስራዎችን ሳልጨርስ ወይም መስራት ያለብኝን ነገር ሳልሰራ አልተኛም። ምክንያቱም ካልሰራው በኋላ መተኛት ጥሩ ስለማይሆን፣ ጥሩ ስሜት ስለማይሰጠኝ፣ ጥሩ ትርጉም ስለማይሰጠኝ ስራዎችን ሰርቼ ስራዎችን በስነስርዓት ካከናወንኩ በኋላ ከጨረስኩ በኋላ ተኛለሁኝ። መተኛት ያለብኝ ሰዓት ግን ብዙ ጊዜ በመተኛት አልታወቀም። ብዙ ሰዓት አልተኛም ማለት ይቻላል። ብዙ ሰዓት ስራዎችን ነው የምሰራው። ብዙ ሰዓት የተለያዩ ነገሮችን ለመወቅ ነው ሁል ጊዜ ራሴን የማዘጋጅ ጥረት የማደርገው የምማረው ሁል ጊዜ እውቀትን ለማግኘት ሁል ጊዜ አዳዲስ ነገሮችን ለማግኘት ሁል ጊዜን ለመመራመር ሁል ጊዜ ጥሩ ነገር ለማምጣት ጥሩ ነገር ለማግኘት ሁል ጊዜም ራሴን አዘጋጃለሁ። ራሴን አሰለጥናለሁኝ እና ብዙ የእንቅልፍ ጊዜ የለኝም ማለት ለመናገር ግን ማታ ከሶስት ሰዓት እስከ አራት ሰዓት ባለው ጊዜ እተኛለሁ

መጽሐፍ ማንበብ በጣም ስለምወድ ልምዱም ስላለኝ በጣም ሁልጊዜ አነባለሁኝ በቀን ሃያ ገጽ ሰላሳ ገጽ አነባለሁኝ እና የምወዳቸው መጽሐፎች በጣም ብዙ ናቸው እስካሁኗ ሰዓት ድረስ በዚህ በሃያ አምስት አመቴ ውስጥ ብዙ መጽሐፎችን አንብቤያለሁኝ ብዙ መጽሐፎችን ቢያንስ በሳምንት አንድ መጽሐፍ እጨርሳለሁኝ። እና በወረት እስከ አራት መጽሐፍ አነባለሁ እና ብዙ መጽሐፎችን አንብቤያለሁኝ። ከምወዳቸው መጽሐፎች የመጀመሪያው ዝጎራ የሚል መጽሐፍ ነው በጣም ነው የምወደው። ሁለተኛው ደግሞ አልፈራም የሚለው መጽሐፍ በጣም ነው የምወደው። ሶስተኛው ደግሞ ሚስጥሩን ማወቅ የሚባል መጽሐፍ አለ እሱንም በጣም ነው የምወደው። አራተኛው ሳድስ የሚል መጽሐፍ አለ እሱንም ራሱ በጣም ነው የምወደው። እና እነዚህ አራት መጽሐፎች ሁልጊዜም በቃ ደጋግሜ ደጋግሜ ባነባቸው ራሱ ሁልጊዜም በቃ ድምጽ ነገር ነው የሚሆኑብኝ በቃ በጣም ይመቹኛል። በጣም ትልቅ ይዘት ትልቅ ትርጉም ነው ያላቸው። ከምንም በላይ ካነበብኳችሁ በኋላ በቃ ልዩ ትርጉም ነው የሚሰማኝ። በቃ ሁልጊዜ አነባችኋለሁ መጽሐፎቹን ገዝቼ እቤት አስቀምጫቸዋለሁ ምክንያቱም ማንበብ ባለብኝ ሰዓት እንዳነባቸው

አዎ በሚገባ ከስራ ባደረጉት ጋር መልካም የሚባል ግንኙነት ነው ያለኝ ምክንያቱም ከስራ ባልደረቦቼ ጋር መልካም የሚባል ግንኙነት ስላለኝ በስራዬ ውጤታማ ነኝ በስራዬ ስኬታማ ነኝ። በጉዞዬ በጣም ውጤታማ ነው ምክንያቱም ስራ ሲሰራ ጥሩ ግንኙነት ያስፈልጋል ፍቅር ያስፈልጋል አዎ አንተ ያስተሳሰብ ያስፈልጋል። ከሰውስኪ ያለን ግንኙነት ያለን እያንዳንዱ ነገር ጉዞ ጥሩ መሆን አለበት ምክንያቱም ስራ የሚሰራው በፍቅር ተዋርዶ በአንድ ላይ ነው። ውጤት የሚመጣውን በጋራ ሰርቶ በጋራ መልካም ውጤት ጥሩ ውጤት ማምጣት ስለሚቻል ይሄም ደግሞ ሊሆን የሚችለው ከስራ ባልደረቦች ጋር ያለ መልካም ግንኙነት ተደምሮ ነው። በዛ ልክ ነው ውጤት ሊመጣ የሚችለው በዛ ልክ ውጤት ካልመጣ ጥሩ የሆነ ውጤት ልናገኝ አንችልም። ምክንያቱም ከባልደረቦቻችን ጋር ጥሩ የሆነ ግንኙነት ጥሩ የሆነ ፍቅር ጥሩ የሆነ የምትታሰብ ጥሩ የሆነ አስተሳሰብ ሊኖር ይገባል መፈላለግ አለብን መጠየቅ አለብን መተሳሰብ አለብን መፋቀር አለብን። በቃም እያንዳንዱም ነገር አንዱ ያልገባውን አንዱን ማስረዳት አለበት። አዎንታዊን አስተሳሰቦችን ማስቀደም አለበት ጥሩ አስተሳሰቦችን ማስቀደም አለበት ጥሩ ሀሳቦችን ማምጣት አለበት ስለዚህ። ከባልደረቦቼ ጋር ያለ ግንኙነት ድሮ የሚባል በጣም መልካም የሚባል ግንኙነት ነው ያለኝ

አዎ። አዎ የደንበኞች እርካታን በጣም ነው የማሳውቀው ምክንያቱም እኔ ያው የስራ ለምንዴ ከደንበኞች ጋር የተያያዘ ስለሆነ ደንበኞች መርካት አለባቸው ደንበኞች የሚፈልጉትን ነገር ማግኘት አለባቸው ደንበኞች መርካት አለባቸው። ስለዚህ ደንበኞች አለኝ ቦታ ለደንበኞች አለኝ አስተሳሰብ ደንበኞች አለኝ እንክብካቤ። ደንበኞች አለኝ እያንዳንዱን ነገር የምሰጠው ነገር ሁል ጊዜም ቢሆን ሁል ጊዜም ቢሆን ቅድሚያ የማስቀጥመው ደመኞችን ነው። ምክንያቱም ደመኞች ሲረቁ ስራን መስራት ይቻላል ደመኞች ሲረቁ በስራ ውጤት ማምጣት ይቻላል። ምክንያቱም ሁሉ ነገር እያንዳንዱ ድርጅት የእያንዳንዱ እንቅስቃሴ መሰረት ደመኞች ስለሆኑ። ደመኞች ጋር ብዙ ጊዜ ነው የማሳልፈው ከደመኞች ጋር አገናኛለሁ አወራለሁ ምንድነው የምትፈልጉት ብዬ እጠይቃችኋለሁ። የሚያስፈልጋቸውን ነገር ይነግሩኛል በሚያስፈልግ መንገድ ደግሞ መፍትሄውን አዘጋጃለሁ። አወያያችኋለሁ እንነጋገራለን እናወራለን እያንዳንዱን ነገር በቃ በውይይት ነው የምንፈተው። እና ብዙ ጊዜ የደንበኞች እርካታ በጣም ከሚያስደስተኝ ነገር አንዱ ዋነኛውና መሰረቱን የደንበኞች እጥቃታ ነው።

ማታ ከስራ በኋላ የማደርገው ነገር እረፍት ነው የማደርገው ምክንያቱም ስራ ላይ ስለመውል በጣም ስለሚደክመኝ አይምሮዬን ማረፍ ስላለበት፤ አይምሮዬ ጥሩ ጊዜ ማግኘት ስላለበት፤ ለነገ ስራ እንዲዘጋጅ እረፍት ነው ለራሴ የምሰጠው እረፍት ከሰጠው በኋላ ለነገ ስራ በጣም ብቁና በጣም ዝግጁ ሆኜ ስራውን ማከናወን ስራውን መስራት ስለምችል ማታ ከስራ በኋላ ከቤተሰብ ጋር ትንሽ አውርቼ፤ እራት በልቼ፤ ተጫውቼ ያለውን ነገር ከዛ በኋላ እረፍት ነው የማደርገው እተኛለሁ።

አዎ ብዙ ሰነዶችን አዘጋጃለሁ ማዘጋጀት ያለብኝን ሰነዶች በስነ ስርዓት አስቀምጬ በስነ ስርዓት ባግባቡ መቀመጥ ባለባቸው ሰዓት እና መቀመጥ ባለባቸው ጊዜ በስነ ስርዓት በተፈለገው አላማ እንዲውሉ ለተፈለገ ስራ እንዲደርሱ ሰነዶችን አዘጋጃለሁ። በየእለቱ ማዘጋጃቸው ሰነዶች አሉ በወር ማዘጋጃቸው ሰነዶች አሉ። ለአመትም ማዘጋጃቸው ሰነዶች አሉ። በየጊዜው ድርጅቱ በሚፈልገው መንገድ ድርጅቱን በሚያስፈልገው መንገድ ሰነዶችን። በአግባቡና ስርዓቱ ባለው መንገድ። በአግባቡና ጊዜውን በጠበቀ ሰአቱን በጠበቀ ባማከለ መንገድ። ለሌሎች ተደራሽነቱን በጠበቀ መንገድ ሰነዶችን በስነ ስርዓት አዘጋጃለሁ